ታሪክ መንገር ትወዳለህ ለሚለው? ብዙ ታሪኮች አሉ እንደ ባህልም እንደ አባባል የሚባሉ ታሪኮች አሉ። እንዲሁም ደግሞ ልክ እነ የአድስ አለማየሁ ታሪክ የነ ፍቅር እስከ መቃብር ታሪኮች እነዚህ እነዚህን አንዳንድ ጊዜ በትርፍ ጊዜ ስለማነብ። ለሰዎች የነዚህ ታሪክ እኮ እንደዚህ ነበር እንደዚህ ነበር እያልኩኝ አዎ ታሪክ መንገድ እወዳለሁኝ

ስሜትህን በፊትህ ላይ ታሳያለህ ለሚለው አዎ አሳያለሁኝ። ምክንያት እሱም በሚከፋኝና በምቆጣ ጊዜ። እንዲሁም ደግሞ በምደሰት ወይ በምደሰት ጊዜ። በፊት ላይ ታሳያለህ ለሚለው አዎ። ስሜቴን እንደዚህ አይነቶች ላይ አሳያለሁኝ።

የጧት እለታዊ ተግባራችሁ ምንድነው ለሚለው የጧት እለታዊ ተግባሬ ጧት እነሳለሁኝ፤ ፊቴን ታጥቤ እጄን ተታጥቤ ከዛ ወደ ቁርስ መስራት እሄዳለሁኝ ልጆችን ደግሞ የልጆችንም ቁርስ በመስራት ወደ ትምህርት ቤት ሸኝቼ እመለሳለሁ። እናም የጧት እለታዊ ተግባሬ ይሄ ነው።

በብእር ወይስ በእርሳስ ተጽፋለህ ለሚለው? በብዛት በብእር እጠቀማለሁኝ በእርሳስ በፊት በፊት ነበር በብዛት የምጠቀመው። እናም አሁንም አንዳንድ ጊዜ በእርሳስ የተለያዩ ስዕሎችን ምናምን በእርሳስ እለማመድና በብእር እያደመኩኝ እጠቀማለሁ። ስለዚህ ብእርንም እርሳስንም እጠቀምባቸዋለሁኝ እጽፍባቸዋለሁ

ስለ ቤተሰብህ ንገረኝ? ለሚለው የኔ ቤተሰቦች ጥሩ፣ መካሪ፣ ሩህሩህ፣ ቅን ናቸው። እንዲሁም ለጎረቤት የሚቀናባቸው ማለትም ጎረቤትን ይመክራሉ ቅን እንዲሆኑ ጥሩ ነገር ለሰው አሳቢ እንዲሆኑ ይመክራሉ ከራሳቸውም አልፈው ተርፈውና ቤተሰቤ በጣም ጎረቤት ሁሉ የሚቀኑባቸው የሚወዷቸው ናቸው

ስነ ጥበብ ትወዳለህ ለሚለው አዎ ስነ ጥበብ በጣም ደስ የሚለኝ የትምህርት አይነትም ነበር እና ታች ክላስ ላይ ስማር ኮላጅና ዲዛይን የሚባሉ ነበሩ፤ እንዲሁም በነዛ በተለያዩ በወረቀት እንዲሁም በተለያዩ ነገሮች በመለጣጠፍ ወረቀት ላይ በተለያዩ እንትኖች እንደ ጀበና እንደ ቤት ምናምን በመለጣጠፍ እሰራ ነበርናም ስነ ጥበብን እወደዋለሁ።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? ለሚለው በአንድ ጊዜ ብዙ ስራዎችን ባላስተናግድም ማለትም በትንሹ አድርጌ ያንኑ ጠርተው መንገድ እንድሰራ ነው። እኔ የምፈልግ በጣም ብዙ ሲሆን። የጠራና የተዋበ ማራኪ ሊሆን ስለማይችል በአንድ ጊዜ ብዙ ስራን አላስተናግድም።

ጾም ትጾማለህ ለሚለው አዎ ጾም እጾማለሁ። የአርብ እሮብ ጾም አለ። እንዲሁም ደግሞ የፋሲካ ጾም አለ። የገና ጾም አለ። እንዲሁም ደግሞ የተለያዩ የሰኔ ጾም። የፍልሰታ ጾም የሚባሉ ጾሞች አሉ እናም እነዚህን ጾሞች እጾማለሁ

ቅሬታዎችን እንዴት ታስተናግዳለህ ለሚለው? ቅሬታዎችን የሰውን ቅሬታ በአግባቡ አግባብ አለው። ሁኔታ እቀበላለሁኝ ተቀብየም ልክ በምችለውና በእውቀቴ ልክ ቅሬታቸውን አስተናግዳለሁኝ። እናም በተለያዩ የእንትኖች የሰውን ቅሬታ በደንብ አድርጌ ያስተናግዳለሁ

የድምጽ መልእክት ትልካለህ ለሚለው አዎ አዎ የድምጽ መልእክት ልካለሁኝ። ለሀገር ውስጥም ላሉ ለቤተሰብ እንዲሁም ደግሞ ውጪ ሀገር ላሉ እንደዚሁ ለጓደኛ ለቤተሰብ በተለያዩ በሚሴንጀር። እንዲሁም ደግሞ በዋትሳፕ እና እነዚህ በተለያዩ የድምጽ መልእክት እልካለሁኝ

በቤተሰቡ ምን አይነት በዓላት ታከብራላችሁ ለሚለው? የተለያዩ በዓላት አሉ። እንደ ጥምቀት ፋሲካ በዓል እንዲሁም ደግሞ የገና በዓል እናም የተለያዩ እንደዚሁ ውስጥ ውስጡን ልክ ገብርኤል ማርያም መድኃኒዓለም የሚባሉ በዓላት አሉ። እነዛ እናከብራለን።

ሽማግሌዎችን እንዴት ታከብራለህ ለሚለው ሽማግሌዎችን የማከብረው የተለያዩ ሸክሞችን ከያዙ ሸክሞችን ተቀብሌ በማገዝ፤ ውሃ ከጠማቸው ውሃ እንዲጠጡ አደርጋለሁ፤ ምግብ ካስፈለጋቸው ምግብን ለመስጠት አደርጋለሁ እንደ ባዘዙኝ ልክ ሽማግሌ ቅን መሆን እወዳለሁ እናም ሽማግሌን በእነዚህ መልኩ አከብራለሁ።

ብዙ ትንሽ ሳለህ ለሚለው? ብዙ ትንሽ ሳለሁ የተለያዩ ጨዋታዎችን ከህፃናቶች ጋር በመጫወት። እንዲሁም ደግሞ ግብጣ ጨዋታ የሚባል አለ። እነዛን በመጫወት እንዲሁም ደግሞ በጭቃ የተለያዩ ነገሮችን በመስራት። ዝልላይ የሚባል አለ እነዛን በመዝለል። ብዙ ትንሽ ሳለሁ እነዚህን አደርግ ነበረ።

ሌሎችን ማበረታታት ትችላለህ ለሚለው? አዎ ሌሎችን ደካማ ጎን ያላቸውን ሰዎች ማበረታታት ደስ ይለኛል። ደካማ ጎናቸው ወደ ጥሩ የመሄድ አቅማቸውን ለማበረታታት ደስ ይለኛል ደካማ ጎንን ለመቅረፍ ወይንም ለማስወገድ።

የፀሀይ መውጣትን ታያለህ ለሚለው? አዎ የፀሀይ መውጣትን አያለሁኝ። አንዳንድ ጊዜ እንደዚህ ለስፖርት ስወጣ። ያን ጊዜ እንደውም ደግሞ ፀሀይ ስሞቅ ስትወጣ በጣም ደስ ትለኛለች። መጀመሪያም በቃ ድምቀቷ እንደዚሁም በቃ የፀሀይ መውጣት አያለሁኝ

ስለ ፀጉርህ ተንከባከብ ትወዳለህ ወይ ለሚለው? አዎ በደንብ አድርጌ ፀጉሬን መንከባከብ እወድብሃለሁ ሳይቆሽሽ ሳይቆሽሽ በተለያዩ በኮንዲሽነሮች በሻምፖዎች ጥሩ ጥሩ በሆኑ ለፀጉሬ ተስማሚ ተስማሚ በሚሆኑ መታጠቢዎች እየታጠብኩኝ የተለያዩ ለፀጉሬ ተስማሚ የሆነ ቅባትን እየተቀበሁኝ ፀጉሬን መንከባከብ እወዳለሁ

የጨረቃ ብርሃን ትወዳለህ? ለሚለው አዎ እኔ የጨረቃ ብርሃን በጣም ነው የምወደው። በተለይ ልክ ምሽት ላይ ጨረቃ በምትወጣበት ሰዓት አስፓልት አስፓልት ቦታ ላይ በቃ የጨረቃ ብርሃንን እየተከተልኩኝ እያየሁኝ። ልክ እንደ ወክ ነገር ወደዛ ወደዚህ ማለት በጣም ደስ ይለኛል። እናም የጨረቃ ብርሃን እወ

ኮከቦችን መመልከት ትወዳለህ? ለሚለው ኮከቦችን መመልከት እኔ በጣም እወዳለሁኝ። ልክ እነሱኑ ለማየት እያልኩኝ ምሽት ላይ እየወጣሁኝ። ሁልጊዜ በቃ በተለይ እንደዚህ ሙቀት ሲሆን ውጪ ላይ ቁጭ ብዬ ንፋስ እያገኘሁኝ። እነሱን ሽቅብ በመመልከት በጣም ያስደስቱኛል። እናም ኮከቦችን መመልከት እወዳለሁ

የስራ ጊዜ ገደብ ታስተካክላለህ ለሚለው? የስራ ጊዜ ገዳብ የመንግስት ሰራተኛ ስለሆንኩኝ መንግስት ያወጣው የጊዜ ገደብ ስላለ ያንን ማስተካከል አልችልም። ግን በራሴ ስራ ስራ ላይ በቤት ውስጥ የስራ ጊዜ ገደብን አስተካክላለሁ።

ቅመማ ቅመም የበዛበት ምግብ ትወዳለህ ለሚለው በጣም የበዛበት አልወድም። ግን በመጠኑ እንደተለያዩ እንደ ጥብስ አይነቶች ለቀይ ወጥ እንደውም ደግሞ ለአትክልት ለየሚገቡ ቅመማ ቅመሞች በመጠኑ የሆነ ቅመማ ቅመም እወዳለሁ።

የቪዲዮ ጥሪ ታደርጋለህ ለሚለው? የቪዲዮ ጥሪ አደርጋለሁ። እሱም ውጭ ካሉ ጓደኞች ጋር። ከዘመድ አዝመድ ጋር እንዲሁም ደግሞ ሀገር ውስጥም ካሉ ጋር። ከቤተሰብ ጋር ከጓደኛ ጋር በሜሴንጀር የቪዲዮ ጥሪ አደርጋለሁኝ። እንዲሁም ደግሞ በዋትሳፕ የቪዲዮ ጥሪ አደርጋለሁ።

ከአለቃህ ጋር ግንኙነትህ እንዴት ነው? ለሚለው እኔ ከአለቃዬ ጋር ጥሩ የሆነ ግንኙነት ነው ያለኝ። ምክንያቱም በሰአት እገኛለሁ ሰዓት አክባሪ ነኝ እንዲሁም ደግሞ ልክ በስራና በስራዬ ላይ ጥሩ የሆነ ስራ ስለምሰራ ከአለቃዬ ጋር ጥሩ የሆነ ግንኙነት አለኝ።

አዲስ ቴክኖሎጂ መማር ትወዳለህ ለሚለው አዎ በጣም ነው የምወደው እናም አሁንም እየተማርኩ ነ፤ ወደፊትም ደግሞ አዳዲስ ስቴክኖሎጂዎች ሲመጡ በጣም ነው መማር የምፈልገው የምወደው እናም አዲስ ቴክኖሎጂ ምን አለ እንዴት ነው ምናምን እያልኩ ከጓደኛም ከምንም አዳዲስ ቴክኖሎጂዎችን በመለዋወጥ አሁንም እየተማርኩ ነው ወደፊትም መማር እወዳለሁ።

በጀት ታስተዳድራለህ? ለሚለው አዎ በጀት አስተዳድራለሁኝ አሁን በቤት ውስጥ ልክ የገንዘብ አያያዝን ይሄ ትንሹ ለዚህ ይሆናል ከፍተኛ ለዚህ ይሆናል በቃ የሚያንስውን የሚያድገውን ሁሉን ነገሮችን በቅደም ተከተል በማስያዝ በቤት ውስጥ ባለ ሁኔታ በጀትን አስተዳድራለሁ።

ከደንበኞች ጋር ትሰራለህ ለሚለው? አዎ ከደንበኞች ጋር እሰራለሁኝ አሁን በግብይት ዙሪያ። እኔም ከእነሱ እንዳመጣ ደንበኞች አሉኝ እንዲሁም ደግሞ ከሌላ ደንበኛ ጋር። እንዲያስተዋውቁኝ ምን እንዲልኝ እያረኩኝ ከእነዛም ጋር አዲስ ጓደኛ እየፈጠርኩኝ ከእነሱ ጋር እሰራለሁ። እነሱም ደግሞ ከእኔ ጋር እንደ ደንበኛነት አድርገው ይሰራሉ። እናም ከደንበኞች ጋር እሰራለሁኝ።

ቤትህን እንዴት ታስዋለህ የሚለው? እኔ ቤቴን ቀለማቶቼን በመቀባት እንዲሁም ደግሞ አዳዲስ ምንጣፎችን አሮጌን እያሶጣሁ አዲስ ምንጣፍ በማስገባት እንዲሁም ደግሞ ሶፋዎችን የተለያዩ እጅ ስራዎች በማልበስ እና ደግሞ እንደዚህ የእቃዎችን ቦታ በማመቻቸት በዚህ መልኩ ቤትህን እንዴት ታስዉባለህ ለማለት በዚህ መልኩ ቤቴን አስዉባለሁ

በልጅነትህ እ የምትወደው ጨዋታ ምን ነበር ለሚለው? እኔ በልጅነቴ በጣም ብዙ ጨዋታዎችን እ እወድ ነበረ። እ በተለይ እንደዚህ ከህፃናት ጋር እየሆንኩኝ እበ በጭቃ እበሬ እ እያልን እ ላም እ እያለን እ የተለያዩ ነገሮችን በመስራት እንዲሁም ደግሞ እ የሆነ ሰኞ ማክሰኞ የሚባል ጨዋታ አለ ያንን በብዛት እንጫወታለን። የገመድ ዝላይ የሚባል አለ ያንን እንጫወታለን። እና እነዚህን ጨዋታዎች በጣም እወዳቸዋለሁኝ